ሰላም ጤና ይስጥልኝ። የይለፍ ቃልህን ትጠቀማለህ ይላል ጥያቄው? አዎ በደንብ ነው ምጠቀመው የይለፍቃል በጣም ጠቃሚ ነገር ነው። ግን በሚስጥር መያዝ አለበት ምንጊዜም። ለሌላ ሰው አሳልፈን መስጠት የለብንም። የኛ ብቻ ስለሆነ የይለፍ ቃላችንን በስነ ስርዓቱ መያዝ አለብን ማለት ነው። አመሰግናለሁ።

ሰላም ጤና ይስልኝ ሰዎችን እንዴት ታስተዋውቃለህ ነው የሚለው የዛሬው ጥያቄ ሰዎችን እንዴት ታስተዋውቃለህ ለሚለው ጥያቄ መልስ ሊሆን የሚችለው ምንድነው? ሰዎችን አንደኛ እሱ እገሌ ይባላል። የመጣው ከዚህ ከዚህ ቦታ ነው የሚ የሚኖረው እዚህ እዚህ ሀገር ነው። ስራው እንደዚህ ነው። ብለን ነው የምናስተዋውቀው ማለት ነው። ለምሳሌ አቶ ከበደ ከሆነ። እሱ አቶ ከበደ ይባላል። የሚኖረው አዲስ አበባ ነው። የመጣው በዚህ በዚህ ምክንያት ነው ብለን ማስተዋወቅ እንችላለን ማለት ነው። አመሰግናለሁ።

ጤና ይስጥልኝ ሰላም ኮምፒውተር መጠቀም ትችላለህ ይላል ጥያቄው አዎን ኮምፒውተር መጠቀም እችላለሁ፤ ምክንያቱም የእለት ተለት ውሎዬ ስራዬም ከኮምፒውተር ጋር የተገናኘ ስለሆነ በሳምንት ከእሁድ ውጪ ሌላውን ቀን ሁሉንም ቀን ጊዜዬንም የማሳልፈው ከኮምፒውተር ጋር ስለሆነ ኮምፒውተር መጠቀም እችላለሁ እንደ ልቤ። አመሰግናለሁ!

ሰላም ጤና ይስጥልኝ "ሌሎችን ማበረታታት አትችላለህ?" ይላል ጥያቄው፣ ሌሎችን ማበረታታት በጣም ነው የምችለው። በህይወቴ እንደውም ደስ የሚለኝ ነገር ምንድነው ሌሎች ሰዎችን ማበረታታት ጎበዝ እንዲሆኑ እንደኔ ጀግና እንዲሆኑ ማበረታታት በጣም ነው የምወደው። ብዙ ጊዜም ደግሞ አበረታታለሁ ሰዎችን ጠንካራ ሰራተኛ እንዲሆኑ ጎበዝ እንዲሆኑ አበረታታለሁ አመሰግናለሁ።